አዎ የሞባይል ዳታ እጠቀማለሁ። ስለ ስልኬ። ለላፕቶፔ ለተለያዩ ለምትጠቀሙባቸው ነገሮች በሙሉ የሞባይል እንትኔን ነው የሞባይል ዳታዬን ነው እየተጠቀምኩ ያለሁት። የሞባይል ዳታ በመጠቀሜ ደግሞ ብዙ የምሰራቸውን ነገሮች አቅልሎልኛል። ለምሳሌ እኔ የምሰራቸው ዳታ በማስገባት የተለያዩ ሙዚቃዎችን ሚክስ ማድረግ የተለያዩ መልእክቶችን ከጓደኞቼ ጋር ለመለዋወጥ። ያ ዳታ ያስፈልገኛል። ያን ዳታ ደግሞ የማገኘው ሀገራችን ላይ እያለሁ የዳታ አቅራቢ ድርጅት ማን ይባላል? ቴሌ ኢትዮ ቴሌኮም ይባላል። ከቴሌኮም ውጪ ደግሞ ሳፋሪ ኮም አለ። ከእነሱ ከሁለት አንዱ እያማረጥኩ አሁን ላይ ሞር የተሻለ ዳታ አቅራቢ እኛ ሀገር ያለው እንትና ነው። ሳፋሪኮም ነው ኢትዮ ቴሌኮምም ብዙ ተጠቃሚዎች አሉት ወደ ስልሳ ምናምን ወደ ስልሳ ሚሊየን ተጠቃሚ አለው። ኢትዮጵያ ውስጥ ግን። ከሁለቱ ስናነጻጽረው ሳፋሪኮም ሞር ለኔ የተሻለ ኔትወርክ አቅራቢ ሆኖ አኝቼዋለሁ። ምክንያቱም ምጠቀማቸው ማንኛውም ነገሮች እያቀለለ ፓኬጆቹ ኢንተርኔት አቅርቦቱ ማታ ማታ አሁን የፋ የቴሌ ኢትዮ ቴሌኮም ዳታ አይሰራም ማለት ይቻላል። የሳፋሪ ግን በየትኛውም ሰዓት በየትኛውም ሞመንት በስተክክል አድርጎ ለኔ ዳታውን እያቀረበልኝ ነው። ለምሰራዎች ነገሮች በሙሉ ደግሞ የተሻለና ምርጥ የሆነ ዳታ እያቀረበልኝ ስለሆነ። ለሞባይሌ ምንም ሳልጠቀም ኢንተርኔት ቲክቶክ፣ ፌስቡክ፣ ዋትሳፕ እና አሁን የምጠቀመው ሳይለንሲዎ ኦፖርቹኒቲን ለመጠቀም ከፍተኛ አስተዋጽኦ ያቀረበልኝ ይሄ ዳታ ነው። እና ሞባይል ዳታ በአግባቡና በጥራት በሃላፊነት እየተጠቀምኩ እገኛለሁ።

አዎ እወዳለሁ ስነ ጥበብ በጣም አድናቂና ወዳጅ የሆንኩ ሰው ነኝ። ከልጅነቴ ጀምሮ የምጠቀማቸው የስዕል ስራዎች ነበሩ እኔም ወንድሜም ሁለቱም ወንድሞቼ ስነ ጥበብ በጣም ይወዳሉ። እንደውም የፎቶ ማቅረቢያ ነገር ቢኖርህ ባሳይህ ደስ ይለኛል ነበር። ወንድሜ በጣም ጎበዝ ሰአሊ ነው። የተለያዩ ስዕሎችን እየሳለ ለገበያ ያቀርባል ያን ገበያ ላይ እያቀረበ ለራሱ ይተዳደርበታል። እኔም ከእሱ በፊት የተለያዩ ስራዎችን እንደዛ እሰራ ነበር። የስዕል ጥበቦችም ወንድሜም ወደ ስዕል ውስጥ ሊገባ የቻለ እኔን እያየ ነበር። ስዕል በቤተሰብ ነው መሰለኝ በዘራችን ስዕል እንወዳለን አባቴም ይወዳል እናቴም ትወዳለች። ይኸው ደግሞ እኛ ላይም መጦ ስዕል በጣምራ ወዳጅ ሆነናል። የተለያዩ ቅርጻ ቅርጾችን ስንሰራ ነው ያደግነው በልጅነታችን። ወንድሙቼ እንደውም እኔ ወደፊት ትልቅ ካደኩ በኋላ የስዕል ፍላጎት መሳል ፍላጎቴ እየቀነሰ መጣ እንጂ። በልጅነቴ በጣም ብዙ እምስላችሁ ስዕሎች ነበሩ። በጣም ብዙ ማለት ነው። እነሱን እየሳልኩ ራሴን አዝናና ነበረ ቤቱ ውስጥ ሲደብረኝ እነዛን ነገሮች እያደረኩ እዝናና ነበረ። ጊዜም መግደያ ነበር እያደኩም ስመጣ በዛ ስዕል ውስጥ መሳተፍና እየሰራው ራሴን መለወጥ እፈልግ ነበር። ግን ያው የህይወት ሂደት አትታወቅም አንዳንዴ በተለይ የስዕል መስፈርቱ ስንገባ አንዳንዴ በምንፈልገው ብቻ ሳይሆን በማንፈልገው መንገድ እንገባዋለን። አሁን ግን ወንድሜ ያን ነገር ያን ጊዜ እሱ ጠንክሮ በመስራቱ ጠንክሮ እንደዛ በማድረጉ ምክንያት አሁን ትክክለኛ ሰአሊ ሆኖ ቀርቷል ስነ ጥበብ ስሪ ሁኗል። እኔ ግን የዛ ሰዓት ያለመመቻቸት ጉዳይ ሆነና በማልፈልገው መስፍርት ውስጥ ገብቼ የማልፈልገውን ስሰራ ከርሜያለሁ። ግን ስነ ጥበብ አሁንም ልቤ ላይ አለ። ወደፊትም መስራት የምፈልገው ባገኝና ጊዜ ተመችቶኝ ብሰራው ደስ የሚለኝ ስራ ስነ ጥበብ ነው። እና በጣም እወዳለሁ ስነ ጥበብ

ዳቦ በመሠረታዊ እወዳለሁ፤ ግን ብዙ ጊዜ ዳቦ በመሠረታዊ እወዳለሁ፤ ግን ብዙ ጊዜ ስለ እነሱ ብነግርህ ደስ ይለኛል፤ ማለት እቤት ውስጥ ይጋገራል፤ አንዳንድ ዳቦዎች ደግሞ እናት አባታችን፣ ቤተሰቦቻችን ይሰራሉ። እነሱን ዳቦዎች እኔ በተፈጥሮ የሆኑ አይወርድልኝም ከአፌ፤ ያ ተፈጥሮዬ ነው፤ አንዳንዴ ምንም ማድረግ አይቻልም የሚከሰቱ ነገሮች ማለት ነው። ተፈጥሮዬ ይሆንና ያን ነገር ማድረግ አልችልም፤ አልበላም። ግን የምወዳቸው የዳቦ አይነቶች አሉ፤ የገብስ ዳቦ አለ፣ የስንዴ ዳቦ አለ፣ የተለያዩ አይነት ዳቦዎች አሉ፤ ጣፋጭ ኬኮችም ሊሆን ይችላል። እንደ ዳቦ ነው የሚነገረው፤ ግን እኛ ቤት በብዛት የሚዘወተረው፣ እኛ ቤት ተትቶ አሁን እንደ ኢትዮጵያ በብዛት የሚዘወተረው የስንዴ ዳቦ ነው፤ ስንዴ ብዙ አይነት ተሻሽሎ የሆነ ነጭ ስንዴ አለ ግን የተወሰነ ልንገርህ፤ ስንዴ በመሰረቱ ከውጭ የሚመጡ ስንዴዎች አሉ፤ ማለት እነዚያ ስንዴዎች በውኃ ውስጥ ተቀቅለው ስለሚመጡ፣ እዚህ አገር የማይዘሩ፣ ቢዘሩም የማይበቅሉ የስንዴ አይነቶች አሉ። እነሱ ስላሉ እነሱን ምን ይደረጋሉ? እነሱ ሲሰሩ የመቅለጥ ባህሪ ስላላቸው አይነፉም፤ ተጋግረውም አስቸጋሪ ይሆናሉ ማለት ነው፤ ማለት ሊጥ ይሆናሉ ሲጋገሩ። መደበኛ ደግሞ አገራችን ውስጥ "መደበኛ ስንዴ" የሚባሉ፣ እነዚያ ስንዴዎች ግን በምንሰራበት ሰዓት ግን ይነፋሉ፤ ለምግብነትም ጥሩ ይሆናሉ። እኔም ብዙ ጊዜ ዳቦ እንዳልወደው ያደረገኝ ነገር ያ ነገር ነው፤ ማለት ይሄ የሊጡ ነገር አጋጥሞኝ አፌ ላይ ሲያያዝ፣ የዳቦ አምሮቴን ከዚያ በኋላ ነው ያጠፋብኝ፤ ምን ማድረግ እንዳለብኝ ሁላ ነው ግራ ያጋባኝ ከዚያ ቀን በኋላ። ብዙ ጊዜ ዳቦ ሳይ የሚያስቸግረኝ እሱ ነው፤ ግን በትክክል በአገራችን ስንዴ የተሰራ ዳቦ በጣም ነው የምወደው፤ እሱን ደግሞ ምግቡም አብዛኛው እሱ ነው።

እምወደው ብቻ ሳይሆን እምጠላው ፍራፍሬ የለም ሁሉንም አይነት ፍራፍሬዎች እወዳለሁ። በተለይ ሙዝ በጣም ነው እምወደው። ምክንያቱም ጣፋጭነት ስላለው ፓፓያ እወዳለሁ አናና ሰው እወዳለሁ አቮካዶ እወዳለሁ። ፍራፍሬዎች እሚባሉ ነገሮች በሙሉ ምን ብዬ አንዱን ከአንዱ እንደማወዳድርልህ አላውቅም። ብዙዎቹን እወዳቸዋለሁ። ግን ከባድ ነው ማለት በጣፋጭነት ዘርፍ ሊሆን ይችላል ፕሮቲን ከሚሰጡን ዘርፍ ሊሆን ይችላል የትኛውን የትኛውን ብሎ መለየት አስቸጋሪ ነው። ግን ግራ ያጋባል ምርጫው የትኛውን እወዳለሁ ብሎ ለመናገር አስቸጋሪ እውነት ግን ዝም ብዬ እርግድኛ አይደለሁም። ግን ሙዝ የሚበልጥብኝ አይነት ነገር ይመስለኛል። ምክንያቱም ከሌሎች አትክልቶች በሙሉ እሚበልጠው በጣፋጭነት ሙዝ ነው ብዬ አስባለሁ። እኔ እስካሁን በቀመስኳቸው ፍራፍሬዎች አፕል ቀምሻለሁ አናናስ ቀምሻለሁ። በቃ እዚህ ምድር ላይ የቀረ እሚባል ያልቀመስኩት ነገር ቢሆን ካካዋ ካካዋው እንትኑን የቀመስኩ አይመስለኝም። የዛን ጊዜ ስቀምስ ግን አንዳንድ ያልቀመስኳቸው ነገሮች ካሉ ከሙዝ ሊበልጡብኝ ይችል ይሆናል አላውቅም። ግን እስካሁን የኔ በመቅመስ ጣዕም በመውደድ ጣዕም በማገኘው ለምሳሌ በማገኘው የፍራፍሬ መጠን አንፃር ሙዝ ይለይብኛል። እንደ ሙዝ ያለ ጣፋጭ ነገር በልቸ አላውቅም። አፕልም ቀምሻለሁ ግን አፕል እንደ ሙዝ ሊሆን ይችላል ሙዝ ምንም አይነት ነገር ላይ በምግብም መልክ በማስቲካም መልክ በጁስም መልክ ሲመጣ። እሚሰጠን ጣዕም ከሌሎች ማንጎ ራሱ አሁን በማንጎ ጣዕም ራሱ ደረጃ ይደርሳል። ሙዝ ሙዝ በጣም በቃ ጣፋጭ የሚባል አይነት መዝ ነው። ሙዝ ደግሞ በሰል ብሏል። ማለት መብሰል ስልህ የሆነ የእንትን እሚሆንበት ደረጃ አለ። አይደለ በስሎ ወደ ላጥ በሚልበት ሰዓት ላይ እዛ ሙመንት ላይ ያለው ሙዝ እና ኖርማል ሙዝ አንድ አይደለም በጣም ይለያል ማለት ነው። የዛን ጊዜ እኔ እንደ ሙዝ እወዳለሁ ነው ብዬ አስባለሁ

አዎ የቪዲዮ ጥሪ አደርጋለሁ። ብዙ ጊዜ ከማልገናኛት ለምሳሌ ከፍቅረኛዬ ጋር ብዙ ጊዜ ስለማንገናኝ ያው ቪዲዮ ጥሪ ጥሪ ጊዜ የመገናኘት አይን ለአይን መታየት ስሜት ስለሚሰጥ። ብዙ ጊዜ ቪዲዮ እኮ እናወራለን ከጓደኞቼ ጋርም ቢሆን የተለላየዩ እውቀቶችን ለማሳየት። ማለት አንዳንዴ በፎቶ ብቻ የማይገቡ ነገሮች ሲሆኑ በቪዲዮ ጥሪ እንደዋወልና እንነጋገራለን። ይሄ ይሆናል ይሄ አይሆንም ይሄ ጥሩ ነው ይሄ ጥሩ አይደለም። ይሄንን እንግዛው ያን እንግዛው ከፍቅረኛ ጋር ደግሞ በአካል መታየት ነው የመሰለ ትልቅ ነገር የለም። አንዳንዴ መታየት በጣም ደስ ይላል። የሆነ ስሜትን የሚያቀዘቅዝ አይነት ስሜት አለው። ማለት ከፍቅረኛ ጋር ሆነህ በቪዲዮ ስታይክ በፊት እንደነበሩው አይነት ስሜት አይመጣም። ማለት ካለመገናኘት ቢያንስ ይሄኛው መታየቱ ትልቅ ስሜት ሊፈጥር ይችላል። ስለዚህ ብዙ ጊዜ እኔ ቪዲዮ እኮ ላደርጋለሁ። ፍቅረኛዬ ጋር እንደውም የሚገርምህ ዛሬ ሁለት ጊዜ ተደዋውለናል ከፍቅረኛዬ ጋር በቪዲዮ ጥሪ ማለት ነው። ማለትም ያ ነገር ብዙ ነገሮችን ያቀልልናል። አለመገናኘታችን ከእሷ ጋር ቶሎ ቶሎ አለመውራታችን የሚፈጥረውን ልዩነት የሚፈጥረውን መራራቅ ለመቀነስ ምን እናደርጋለን? ብዙ ጊዜ ቶሎ ቶሎ እንደዋወላለን በስልክ። እኔ እንኳን ሳይመቸኝ ቢቀር እሷ ትደውላለች እሷ ሳይመቻት ሲቀር መገናኘት ሲያቅተን። እኔ እደውላለሁ እናም እንደዚህ የምደዋወልባቸው ነገሮች። ለምሳሌ በጣም ለእንደዚ አይነት በጣም አሪፍ የሆነው መደዋወያ ጥሪ እንትን ነው ቴሌግራም ቴሌግራም በጣም ፈጣን ሁሉ ነገር የሚያቀል በጣም ፈጣን ነው ኔትወርኩን በጣም ምርጥ ነው። ቶሎ ለማንሳት ቶሎ ለመዝጋት ኔትወርኩ አሁን ዋትሳፕ ነበር በፊት ዋትሳፕ ትንሽ መቆራረጥ ነበሩ። ትንሽ የመቆረጥ ጉዳይ ነበረውና። ያ ነገር እኛ ላይ ችግር ያመጣ ነበረ። ምን አልሽኝ? ምን አልከኝ? እንዴት ነው? እንደዛ ነው የሚባለው ችግር ይፈጥር ነበር። ይሄኛው ግን ቴሌግራም ላይ እዛው ነው። የድምጽ ራሱ ትልቅ መለያየት አይፈጥርም ያ ነገር። ፈጣን ይሄ ለእንዴት እንዴት በጣም የሚገርመኝ አንዳንዴ የቴሌግራም የቪዲዮ ጥሪ። በጣም ነው የሚገርመኝ እኔ ብዙ ጊዜ የምደዋወለው በእሱ ነው ሌሎች ይኖራሉ። በፊት የምትሰማው ዙም ምናምን የሚባሉ አይነት ነገሮች ነበሩ። እነዚህም በጣም ትልቅ ያው በጣም የስብሰባ ምናምን ይመስለኝ ነበር ግን ሲቆይ አሁን ሳድግ የገባኝ ነገር። በእንደዚህ ማድረግ ይቻላል በቪዲዮ እኮ ለመውራት በዙም ይቻላል። የተለያዩ ስካይፕ ይቻላል ብዙ ነገሮች አሉ። ግን ለኔ የሚቀለኝ ያ ቴሌግራም መጠቀሙ ነው።

ብዙ አልወድም። ምክንያቱም ለበሽታ ስለሚዳርገን ማለት ነው። ከዚህ በፊት አሁን እኔ የደም ግፊት ነበረብኝ። እና እንደዛ ነገሮች እንዳይከሰቱ በሰውነቴ ላይ ጨው ቀንስ ተብዬ ነበረ። ሆስፒታል ድረስ ሄጄ ማለት ነው። እኛ ቤትም ማዘሬም እናቴም አባቴም እንደዚህ የጨው ግፊት ስላለባቸው ጨው ብዙ አንጠቀምም። በብዛት አንጠቀምም። ግን ለማጣፈጫ ያህል ትንሽ የምታክል ጨው እንጨምራለን። ያው የለውም አይባልምም አለውም አይባልልም ትንሽ በቃ ለመካከለኛ ሚባል አይነት የጨው አይነት አለ አይደለ? እንደሱ አይነት ደረጃ ነው ምንጠቀመው እኛ። እንጂ ብዙ ብዙ ሰው ሚጠቀም አይመስለኝም። ምክንያቱም ለበሽታ ይዳርጋል። እና ያንን ነገር ለመጠቀም ማንም ሰው አይፈልግም። እኔም አልፈልግም። ብዙ ሰውም አይፈልግም። ስለዚህ ያን ነገሮች ላለማድረግ ብዙ ነገር አንጨምርም። እናቴም ያው ለምሳሌ እኔ እንደዛ ብዬ ከነገርኳት በኋላ እንደዚህ ደም ግፊቴ ከፍ ብሏልተው ተብያለሁ ካልኳት በኋላ እኛ ቤት ብዙ ነገር ነው የተቀየረው። ማለት በምግብ አመጋገባችን፣ በአጠጣጣችን ምግብ ላይ ሚቀርቡልን ነገሮች በሙሉ ከበፊቱ እየተመረጡ ነው እንደበፊቱ ዝም ብሎ አሰስገሰሱን አልነበረም ምንበላው ከዚህ በኋላ እየተመረጠ ይሄን ይሄን ታደርጋለህ፣ ይሄን አትበላም ይሄ ይሄ ልክ ነው፣ ይሄ ነው ይሄ ነገር አይቻልም፣ ይሄ ነገር አይጠቅመንም፣ ይሄ ይሄ አንተን ይጎዳል፣ እንዴት እንደዚህከፍ ያደርጉሃል? ደምህን ተመርመር። ሚባሉ አይነት ነገሮች መጥተዋል። በፊት እንደዚህ እኛ ቤት እንደዛ አይነት ሰዎች አልነበርንም። የኔ አበላል ሂደት አጉል ውፍረት ምናምን ካመጣው ካስከሰትኩ በኋላ የተከሰቱ ነገሮች ናቸው። እነዛ ነገር ከተከሰቱ በኋላ እኛ ቤት የጨው አጠቃቀማችን ባዶ በግማሽ በግማሽ ነው የቀነሰው ለኛ ተብሎ ኖርማል በሽታ የሌለባቸው ሰዎች ኖርማል የሆኑ ሰዎች በሙሉ ለኛ ብለው መስተካከል ጀምረዋል። ለኛ ብለው ምግቦችን መተው ጀምረዋል።

አዎ ማህበራዊ ሚዲያ እጠቀማለሁ። ለምሳሌ እንደ ፌስቡክ ኢንስታግራም ቲክቶክ ቴሌግራም እጠቀማለሁ አሁን እዚህ ከምጠቀምባቸው ማህበራዊ ሚዲዎች ደግሞ በይበልጥ የምጠቀመውና ለህይወቴም ለስራዬም የምጠቀመው። ማህበራዊ ሚዲያ አይነት ቴሌግራም ነው። ቴሌግራም ላይ ከመቶ ሺህ በላይ ተከታይ ያለው ቻናል አለኝ እሱ ቻናል ላይ የተለያዩ ሙዚቃዎችን በመልቀቅ የተለያዩ ማስታወቂያዎችን በመልቀቅ በእነሱ በማገኘው ብር ራሴን አሰናደራለሁ ራሴን ላይፍ እየመራ ነው ቤተሰቦቼን እያገዝኩ ነው። ለማገኘው የገንዘብ መጠን ቢለያይም አንዳንዴ ትልቅ አንዳንዴ ትንሽ ቢሆንም ለህይወቴ ትንሽም ቢሆን ጠቅሞኛል። አሁን ካለሁበት ችግርም እየወጣሁበት ነው ማለት ይቻላል። የተሻለ ነው። ሌሎቹን ግን ለመዝናናት ብዬ የምጠቀማቸው የማህበራዊ አይነቶች ናቸው ከቲክቶክ ጭምሮ ማለት ነው። ቲክቶክም አስራ አምስት ሺህ ተከታይ ያለው ቲክቶክ አካውንት አለኝ። እንደ ቴሌግራም ብር ባልሰራበትም ይሄን ያህል ንቁ የሆነ ተሳትፎን ባላደርግ ቲክቶክ ላይ። ከዚህ ሁሉ እንትን ውስጥ ይጠቀመኛል ቴሌግራም ነው። ዳታ መሙያ የተለያዩ ብሮች ማግኛ መንገድ ስለሆነልኝ ማህበራዊ ሚዲያን እጅግ አድርግ እጠቅምበታለው በተለይ ደግሞ አዳዲስ የሚመጡ ማህበር የሚሄድ ሲኖሩ። እነሱ ላይ ያለውን አማራጭ ያለውን ጥቅም ቼክ እያደረኩ የትኛውንም ብጠቀም የትኛውንም ይጠቅመኛል የትኛውንም ብጠቀም። ለወደፊት የገቢ ማግኘት ምንጭ ይሆነኛል እያልኩ ቼክ እያደረኩ እጠቀማለሁ። አሁን ላይ ግን በጣም እየጠቀመኝ ያለው ቴሌግራም ነው። በጣም ቢያንስ በወር እስከ አምስት ሺህ እስከ አስር ሺህ ብር አገኝበታለሁ። ያ ደግሞ በዚህ እድሜ በዚህ ወጣትነቴ ከኢንተርኔት እና ከሚዲያ እንደዚህ አይነት ገንዘብ ማግኘት በጣም የተለየ ነው። ብዙ ሰው የማያስበው ነበር የዛሬው ሶስት አመት እና አራት አመት ያን ተከታይ ያለውን ቻናል ስከፍት። እንደዚህ ብር አገኝበታለሁ ብዬ አልነበረም ለመዝናናት ሰዎችን ለማዝናናት ነበር። ከቀን ወደ ቀን ግን ሰው የበዛ ማስታወቂያ ፍላጎቱ ሲመጣ ሰው የሙዚቃ የመስማት ፍላጎቱ ከፍ ሲል ሲጨምር ሲመጣ የተለያዩ ነገር ማድረግ ስንጀምር። ሰው ሲፈልገው መክፈል አቅም ሲኖረው እዛ ጋር ለማስተዋወቅ ሲያደርግ። እኛም የተለያየ ጥቅሞች ማግኘት ጀመረ የተለያየ። አንዳልኩህ ከማህበራዊ ሚዲያ በጣም እጠቀማል በተለይ ቴሌግራምን አጥብቄ እጠቀማለሁ

አይ አላውቅም እኛ ቤት ምንጣፍ ሳለሌለ ሶፋ መቀመጫዎች ስለሆኑ እኔ ብዙ ጊዜ የምቀመጠው ሶፋ ላይ ነው። ምንጣፍ ላይ ሙስሊም ጓደኞቼ ጋር ስሆን እነሱ ምንጣፍ ላይ ስለሚቀመጡ የሚሰግዱ ምንጣፍ ላይ ስለሆነ እዛ ልቀመጥ እችላለሁ። እኛ ቤት ግን ብዙ ጊዜ ተቀምጬ አላውቅም። በአብዛኛው ቤተክርስቲያን ስንሄድ ሰዎች ቤት ስንሄድ አንዳንድ ቤት አለ አሁን ቤተክርስቲያን ብዙ ጊዜ መቀመጫ ለትላልቅ ሰዎች ስለምንለቅ አብዛኛው መቀመጫ ስለሚያዝ። ቤተክርስቲያን ውስጥ ምንጣፍ ስላለ እሱ ምንጣፍ ላይ እንቀመጣለን። ለወገብ አይመችም መደገፊያ ስለሌለው መሬት ላይ ቁጭ ነው። በጣም አስቸጋሪው ትንሽ የሚከብድ ነገር አለው ምንጣፍ ላይ መቀመጥ ምክንያቱም እንደ ሶፋ አይሆንም ምቾት የለውም። ቀጥታ መሬቱ ነው የምንጣፉ ደግሞ የምንጣፉ ቲክነስ ሊለይ ይችላል ወፍራም ከሆነ ከመሬት ጋር ያለው ቅዝቃዜ ከፍ አድርጎ እንዲቀመጠን ያደርገናል። ቀጭን ደግሞ በ ቀጭን ደግሞ ከሆነ ለብርድ ያጋልጣል። አሁን እኔ አንዳንዴ እኛ ቤት እኔ ፍራሼን አውርጄ መሬት ላይ ነው የምተኛው። ፍራሽም ያልከፍታ ያለ መሃል ላይ የልዩነት እያለ አንዳንዴ ቅዝቃዜ ከመሬት ይመጣል ከመሬቱ ሊቀዘቅዝ ይችላል። ያን ነገር ምንም ማድረግ አንችልም በቃ ያለው አማራጭ ከፍ ያለ ነገር አድርገን አማራጭ ከሌለብን ደግሞ በቃ ምንጣፍ ላይ መቀመጥ ነው።

አዎ ቃሌን እምጠብቅ ሰው ነኝ። ለቤተሰቦቼ ለጓደኞቼ እስራ ቦታዬ ለፍቅረኛዬ አንዴ ያወራሁትን ቃል ለእነሱ አንዴ ቃል የገባሁትን ቃል በምንም ታምር ቢሆን አልለወጥም። አሁን ጓደኞቼን ልከዳቸው እንደማልችል ያውቃሉ ያ ቃሌ ነው። እነሱም ምንም ታምር ቢፈጠር ሊከዳቸው አልችልም። ቃሌ ነው ቤተሰቦቼ ደግሞ አንዳንድ ቃል የገባውላችሁ ልጅነቴ ጀምሮ የገባውላችሁ ነገር አጉል ሱስ ውስጥ ላለመግባት ቃል ገብቻለሁ። ራሴን መጠበቅ እንዳለብኝ ለነሱ ቃል ገብቻለሁ ከማንም ሰው ጋር መንገድ ላይ ለሞት ደረጃ እሚያደርስ አይነት። ጥፋት ውስጥ ላለመግባት ለነሱ ቃል ገብቻለሁ። እነሱን ወደ ፊት እንደምጦራቸው ቃል ገብቻለሁ። እነዛን ቃሎች በሙሉ እጠብቃለሁ። ለፍቅረኛዬም ብዙ ቃል የገባውላት ነገር አለ። ወደፊት ከእሷ ጋር ተጋብተን አብረን እንደምንኖር ቃል ገብቼላታለሁ። በሷ ላይ ሌላ ተጨማሪ አይነት ሴት እንደማልይዝ ቃል ገብቼላታለሁ። ከእሷ ውጪ ከሌሎች ሴቶች ጋር ሌላ አይነት ግንኙነት ውስጥ ማለት ሴክሽዋል የሆነ ግንኙነት ውስጥ። እንደማልገባ እና ለሷ ሌላ ነገር እዳ ይዤባት እንደማልመጣ ቃልገብቼላታለሁ። ለልደቶቿ በቀኑ ቢያንስ እንኳን አንዴና ሁለቴ እንደምደውልላት ቃል ገብቼ ገብተናል። ስንለያይ ወይስ እሷም ችግር ካለባት ወይ እኔም ችግር ካለብኝ መለያየት ስንፈልግ ቀድሜ እንዳሳውቃት ለሷ ቃል ገብቻለሁ። እና ለእንደዚህ ቃሎች በሙሉ ቃል ገብቻለሁ ቃሌን ጠብቄ እየኖርኩ ነው እስካሁን ማለት ነው። እንደዚህ በቃሌ ምክንያት ካፌ የወጣውን ቃል መጠበቅ ሳልችል ቀርቼ አላቅም ቃል ጠባቂ የሆንኩ ሰው ነኝ

ብዙ ቋንቋ አልችልም የምችለው ቋንቋ አንድ አማርኛና ሁለተኛ እንግሊዘኛ ነው። ብዙ ቋንቋዎች ለመልመድ ሞክሬያለሁ። ከአካባቢዎች ሰዎች ጋር መግባባት እሞክራለሁ ለምሳሌ አባቴ ሀገር አባቴ ኦሮሞ ነው ሮምኛ ይችላል። እናቴም ኦሮሞነቱ ኦሮምኛ ባትችል ማለት ነው በአባቱ ነገር ሰዎች ኦሮሞና ከአባቴ ብዙ መማል ፈልጌ ነበር። የኦሮሞ ቋንቋ ግን በአጋጣሚ ሆኖ እሱ ከስራው ሁኔታ ጋር አለመች ብሎት ከእኔ ጋር መለማመድ ስላልፈለገ ብዙ ነገር ብዙ ሁኔታዎችን መቻል አልቻልኩም። እንግሊዘኛ እችላለሁ ማንበብም መጻፍም መናገርም እችላለሁ። አማርኛ ደግሞ ኔቲቭ ቆንቋዬ ነው ትከክለኛ ተወልጄ ጀምሮ ያለኝ ቋንቋ ነው። ለሌሎች ቋንቋዎች ለመልመድ ብዙ ጥረት አደርጋለሁ በጣም ብዙ ጥረት ለምሳሌ ፈረንሳይኛ ለመማር ፈልጌ ነበር። ስፓኒሽ ለመማር ፈልጌ በምክንያቱም እነዚህ ሁለቱ ቋንቋዎች አፍሪካ ላይ ትልቅ የሆነ ፈረንሳይ አፍሪካ ላይ ብዙ ቋንቋ ተናጋሪ አላት ስፔን ደግሞ ደቡብ አፍሪካ ላይ ደቡብ አሜሪካ ላይ ብዙ ተናጋሪዎች አሏት። እነዚህ ደግሞ አለም አቀፍ ቋንቋዎች ስለሆኑ ለኔ ለህይወቴ ለትምህርቴ ወደፊት ለውጤ እነዚህን አለም አቀፍ የሆኑ ቋንቋዎችን በአቅ ደስ ይለኝ ነበር። አንዴ ረሳሁት ደግሞ ቻይንኛ ቻይንኛ ማለት ምድር ላይ ወደ ሃያ ምናምን ፐርሰንት የሚያህል ህዝብ የሚያወራው ቋንቋ ነው። ያን ቋንቋ መቻል ማለት ለወደፊት ለውጥ ለወደፊት እድገት ለወደፊት ስራ ማግኘት ለወደፊት ተስፋ ያ ቋንቋ ወሳኝ ነው ብዬ አስብ ነበር። ግን ወደፊት እማራለሁ ብዬ አስባለሁ። ለአሁን ግን የምችለው ቋንቋ ሁለት ብቻ ነው።

ምወደው ከተማ አንተ ይሰራል። የምኖረው ኢትዮጵያ እንደመሆኔ መጠን ኢትዮጵያ በጣም ብዙ ከሰሞች አሉ። ሀዋሳ መቀሌ ጅማ ሰምራ ኖቢያ ጋምቤላ በጣም ብዙ ከተሞች አሉ ኢትዮጵያ ውስጥ ማለት ነው። ካለ ከኢትዮጵያም ውጪ ከናይሮቢያ አለ ካይሮ አለ ለንደና አለ። ብዙ አይነት የማውቃቸው ከተሞች ነው። ግን እነዚህ ሁላ የማውቃቸው ከተሞች በጣም ለኔ የምትለይብኝ ሁሌ ስሟ በመጥፎ እንዲነሳብኝ የማልፈልገት አንድ ከተማ አለች የኔ ምላት ማለት ነው። እሷም አዲስ አበባ ናት። አዲስ አበባ ለማለት ከውልደቴ እስከ እድገቴ ሁሉን ነገር ያየሁባት። እንደዚህ የተማርኩ ሰው እንደሆን ህብረተሰቡ ማህበረሰቡ የተሻለ እውቀት አለው ብሎ ሁሉም የሚታሰብ ማህበረሰብ ነው። ለመለወጥ አንዱ ለአንዱ ሲያድግ አንዱ ለአንዱ ሲለወጥ የማይደብረው ማህበረሰብ ነው። በቃ በአማርኛ ቋንቋ የአራዳ አራዳዎች ስበስብ ከየትኛውም ከተማ መጥተህ ምንም ሴፍቲ ደህንነት የሚሰማ ከተማ ኢትዮጵያ ውስጥ አዲስ አበባ ነው። ይሄን ደግሞ የሙሉ የኢትዮጵያ ህዝብ ሳይሆን ሙሉ የአፍሪካ ህዝብ የሚናገረው ነገር ነው። እንደውም የአፍሪካ ዋና ከተማ አዲስ አበባ ናት። ብዙ ጊዜ ይላሉ የተለያዩ ውጭ ሀገር ነዋሪዎች እኔ ደግሞ እዚች ሀገር ላይ እዚች ከተማ ላይ መፈጠር ይሄ ደግሞ በጣም እድለኛ ነኝ። እና በጣም የምወዳት እጅግ አድርጌ የምትሰላት የምወዳ ከተማ አዲስ አበባ ናት

አልጠቀምም ያለሁበት አካባቢ ለተለያዩ ለትንኞች እና ለወባ ትንኞች የሚጠቃበት ቦታ ስላልሆነ ብዙ ጊዜ እኛ የትንኝ መረብ አንጠቀምም። ግን የሚጠቀሙ ወንድሞች አሉ። ለምሳሌ ወንድሜ የተለያየ ከአዲስ አበባ ወደ ሶስት መቶ አራት መቶ ኪሎ ሜትር አልፎ ዲላ የሚባል አካባቢ ላይ የወባ ትንኞች ስላሉ ወባን ለመከላከል የተለያዩ የትንኝ መረብ መያዣዎች ያን ነገር አልፈው እንዳይገቡ የሚያግድ መረብ ይጠቀማሉ። እሱንም የአካባቢው ችግር ውሃማ የሚያቆራ አካባቢ ስላለ ትንኞች መፈልፈያ እድል ያገኛሉ። እኛ ደግሞ እዚህ አዲስ አበባ ላይ ሲሆን ያ ነገር እንዳይፈተድ ነው የምናደርገው። ትንኞቹ እንዳይፈጠር ነው እንጂ ከተፈጠሩ በኋላ በመረብ ምናምን አለ የምንከላከለው እንዳይፈጠሩ የተለያዩ በውሃ የቆሮ አካላቶችን አነፋሰሳለን ውሃ አቆሮ ሊይዝ የሚችል የተበከለ ውሃ ሊሆን ይችላል። ትንኞች የሚፈጠሩበት ነገር በእሱ ስለሆነ አዲስ አበባ ደግሞ ከሌሎች ክልል ከተሞች የሰለጠነ የተማረ ህዝብ ሚዘበት ከተማ ስለሆነች እንደዚህ አይነት ነገሮችን ይጠብቃል። አዲስ አበባ በጣም ንጹህ ናት። ወባ የሚጠቃባት ከተማ አይደለችም። ግን ክልል ከተሞች ላይ እንደዚህ ነገሮች ስላሉ ወንድሜ አሁን ከዚህ አጎበር የሚባል የትንኝ መከላከያ ይጠቀማል። ዩኒቨርሲቲ ሄዶ ምክንያቱም ወባ ከነከሰችው ትልቅ የሆነ በሽታ ወባ ማለት ማላሪያ ማለት ነው። ማላሪያ እንዳይከሰትበት ብዙ እንትኖችን ይጠቀማል ከሱ መካከል አንደኛው የትንኝ መረብ ማለት ነው

አዎ የቅብ የቀዝቃዛ አየር ሁኔታ በጣም ባይሆን ትንሽ ትንሽ እወዳለሁ። ምክንያቱም ቀዝቀዝ ሲል ብዙ የምጠቀማቸው ነገሮች አሉ ራሴን ለማሞቅ ሻይ ሊሆን ይችላል የለውዝ ሻይ ሊሆን ይችላል ማኪያቶ ሊሆን ይችላል። ብዙ ፈሳሽ ነገሮችን ስለምጠቀም ቀዝቃዛ አየርን እወደዋለሁ። ከ ዝም ብዬ ሳስበው ራሱ እንኳን በጣም ከሞቃትና በጣም ከቀዝቃዛ ማስተካከል የምንችለው ቀዝቃዛው ነው። ቀዝቃዛውን ቢያንስ ልብስ አድርገን ሞቃታ ቦታ ሆነን እናሳልፈዋለን። በጣም የሞቀ ግን ከሆነ ምንም ማድረግ አንችልም ልብስ አውልቀንም ይሞቀናል ምክንያቱም አየሩን ምንም ማስተካክል ስለማንችል ማለት ነው። ቀዝቃዛ ግን የሚመቸኝ ከዛም አንፃር ነው። ልብስ ብለብስ መልበስ እንችላለን። ሞቃት ሞቃት ነገሮችንም ለመጠቀም ይላል ለምሳሌ አሁን ይሄ እንደ ኑድል ሙቀቶች ውስጣዊ የሚፈጥሩ ነገሮች ማር ሙቀት ይፈጥራል። ወተት ሙቀት ይፈጥራል እነዚህን ነገሮች መጠቀም ስለምፈልግ በዛው ሰበብ ቀዝቃዛ አየር ንብረት ሲኖር። ደስ ይላል እኔ ደስ ይለኛል እኔም ጓደኞቼም ጠይቄያለሁ እነሱ ሙቀት ስለማይችሉ ሙቀትም ማስተካከልም መቀየርም አይችሉም። ልብስ ልብስ ነበረን ልብስ ብናወልቅ ቲሸርት ቲሸርት ብናወርቅ ቆዳችንን ቆዳችን እንደዛ መሆኑን ያቃጥለናል። ስለዚህ ይሄ ሙቀት መስተካከል አይችልም። ቀዝቃዛ የአየር ንብረት ግን ግን ቢሆን ልብስ መደራረብ ይቻላል እንዳልኩህ ልብስ ደርቦ ቀጥሎ የተለያየ ነገር ሙቀት ሰጪዎችን መጠቀም ስለሚቻል ምን እናደርጋለን? የቀዝቃዛ አየር ንብረቱን ለኛ ተስማሚ ነው ብለን እንወስዳለን። እኔም ደግሞ ቀዝቃዛ አየር ንብረት እወዳለሁ ቅድም እወዳለሁ ቅድምም እንደነገርኩህ ቀዝቃዛና ሙ ዝናባማ ወቅት የምፈልገው ብዙ ጊዜ ቤት ቁጭ ብዬ ፊልሞችን ስለማይ ምግብ ስለምበላ። በዛ ሰዓት እረፍትም ስለማደርግ ቀዝቃዛ የአየር ንብረት። እወዳለሁ

አልችልም። ምንም አይነት የሙዚቃ መሳሪያ መጫወት አልችልም ግን መጫወት በጣም ነው የምፈልገው። ምክንያቱም የሆነ ሙያ ነው ያዝናናል ሙዚቃም ስለምወድ። ደስ ይለኛል አንዳንድ ነገሮች ደግሞ ዲጄዎች ሚክስ ማድረግ ሙዚቃ ትራንዚሽን ውስጥ ምናምን መስራት ስለሚመቸኝ ሙዚቃ መሳሪያ ባውቅ ደስ ይለኛል። እኔ አሁን በጣም ባውቅ ደስ የሚለኝ የሙዚቃ መሳሪያ ጊታር ጊታር ብችል በጣም ደስ ይለኛል። ምክንያቱም ጊታር ከእኛ ሀገር በለ ሙዚቃ መሳሪያ አለ ማሲንቆ ከሚባለው ጋር ከእሱ ጋር ስለሚመሳሰል ሁሌ ሳየው ይገርመኛል። እንዴት እንደዛ ሆነ እንደዚህ አይነት ሙዚቃ ሲገዘገዝ እንዴት ሊወጡ ይችላል በሚል ብዙ ጊዜ ይገርመኝና እሱን አይ ነበር። እና ጊታር መቻል ብፈል እችል ነበር እችል ነበር ሳይሆን ብችል ደስ ይለኛል። ጓደኞቼ አንድ ጓደኛ አለኝ እንደዚህ ጊታር የሚችል ቤተክርስቲያን ውስጥ ነው የተለማመደው እዛ እያለ። ትምህርት ይሰጡ ነበር እና እሱን ተመዝግቦ በቃ ሲሰራ ሲያደርግ ሳይ ምናምን በጣም ነው የሚያዝናናኝ። ጊታር ብችል ደስ ይለኛል ግን ሌላ ምንም አይነት የሙዚቃ መሳሪያ እውቀት የለኝም። እና ደግሞ አሁን ሙዚቃ መሳሪያ የምትላቸው ነገሮች እኛ ሀገር ያሉት ሙዚቃ መሳሪያዎች እና በውጭ ሀገር ያሉት ሙዚቃ መሳሪያዎች በጣም ብዙ የሚለያያቸው ነገሮች አሉ። ለምሳሌ እኛ ብቻ ሀገር የምንጠቀማቸው ሙዚቃ መሳሪያዎች አሉ። ለምሳሌ እናንተ ጋር ድራም እንደሚባለው ሁሉ እኛ ጋር ምን የሚባል አለ ከበሮ የሚባል አለ። በእጅ የሚመታና በእንጨት የሚመታ እንደ ውጪው አይነት ድራም ሳይሆን ለብቻው አንድ ወይ ሶስት ተደርጎ ከድሮ ጀምሮ እኛ ስንሰራ የመጣበት ከድራም ጋር የሚመሳሰል ነገር አለው። ሌላ ደግሞ እንትን አለ ክራር የሚባል ነገር። ክራር ማለት ሶስት እና አራት አራት እንትኖች ያሉት ክሮች አራቱን ክሮች እየመቱ የተለያየ ድምጽ መውጣት ነው። ጀስት እንደ እንትን ጋር ከማሲንቆ ጋር እና ከጊታር ጋር ይመሳሰላል ጊታር ወይ አራት ወይ አምስት ክር ነው ያለው አይደለ? እኛ ጋር ግን ጊታ ማሲንቆ የሚባል ማሲቆ ከሚባለው ጋር የሚመሳሰል ነገር አለው። ሌሎችም ነገሮች አሉ በጣም ብዙ ብዙ የሚያሳስለን የሙዚቃ መሳሪያዎች አሉ እኛ ጋር ያሉ ውጪው አለም የማያውቃቸው ዋሽንት የሚባል አለ። እናንተ ጋር እንደ ፍሉት አይነት ማለት ነው እኛ ጋር ዋሽንት ማለት አንድ ትቦ አለሽ ቀጭን ትቦ እሷ ላይ ቀላዳዎች ይፈጠሩና ቀዳዳዎቹን በመያዝ የተለያዩ ድምጽ በማውጣት የምንጠቀማቸው መሳሪያዎች ናቸው። ብዙ አይነት ሙዚቃ መሳሪያዎች አሉን ብትጠይቀኝ ብዙ የምነግርህ ነገሮች ሊኖሩ ይችላሉ በእንደዚህ አይነት ሙዚቃ መሳሪያዎች ማለት ነው።

ቤት ውስጥ በጣም እጅግ ብዙ የቤት ውስጥ እቃዎች አሉ። ለምሳሌ ብፌ አለ። ብፌ ውስጥ ያሉትን እቃዎች በሙላ ልንገርክ። ምግብ ልናቀርባቸው የምንችላቸው ሳህን አይነቶች አሉ። ማለት እኔ ከተወለድኩ ጀምሮ ያሉ የመስታወት ሳህኖች። እንግዳ ብቻ ሲመጣ የሚወጡ። ሳህኖች አሉ ከእነሱ በተጨማሪ ቡና ሲመጣ የምንጠጣበት ለእንግዳ ሲመጣ ቡና የምጠጣበት ሲኒዎች አሉ። እነሱ ሲኒዎች በጣም ዩኒክ ናቸው ማለት። ሌላ አካባቢ የሉም እነሱ ሲኒዎች ብዙ ቦታ አይቻለው። እሱ ውስጥ አሉ። የተለያዩ ወጥ መጨለፊያ አውቃዎች አሉ አይደለ እነሱ የቤት መገልገያ አቃዎች አሉ። ሌላኛው ደግሞ እንትን አለ ፔርሙዝ። ውሃዎች የሞቁ ውሃዎችን እያሞቁ የሚያቆይ የሚያገለግል ፔርሞዝ አለን እኛ ጋር ሁለት ፔርሞዝ አለን። ሌላ ቴሌቪዥን አለ። ወደ አርባ ሁለት ኢንች የሚሆን ቴሌቭዥን አለ። ዲቪዲ ሪሲቨር አለን። ሌላ የተለያዩ እቃዎች ሲታጠቡ እንደ ማድረቂያም ሆነ እና እንደ ተለያዩ ሽንኩርት ፍሩቶች ሲመጡ የሚቀመጡበት ማስቀመጫ። አለን የታሸጉዎች ሲመጡ የሚቀመጥበት ማስቀመጫዎች አለ። እና ሶፋ ቤት ውስጥ አለ። ሶፋ ወደ ሶስትና ሶስት ሶፋ ላይ ወደ አምስት ሰው ምናምን የሚችል ሶፋ አለ። ከሱ በመቀጠል ደግሞ ጠረጴዛ አለ ጠረጴዛ ማለት የመስተወት ጠረጴዛ ሆኖ ማግብ ስንበላ ሰሃን ላይ የምናስቀምጥበት የቤት መገልገያችን ነው። እና እንደ ኢትዮጵያ ባህል አመሳስ እንደ ባህሉ ሁኔታ እንጀራ የምንጋግርበት ምጣድ አለን እሱም ምጣድ እናንተ ጋር ጋር የምታውቁት አይመስለኝም። ምክንያቱም እንጀራ ስለማትበሉም ማለት ነው። እንጀራ የምንጠቀምበት እንጀራ ምጣዳ አለ። በመቀጠል ደግሞ ልብሶች የሚደረደሩበት አለ ልብስ የሚደረደርበት ቁም ሳጥን ነው። የሚባለው እኛ ሀገር ልብስ የኛ የቤተሰቦቻችን የወንድሜ ምናምን የሚባሉ ቁም ሳጥኖች አሉ። እነሱ ልብስ መደርደር ያህል የሁላችንም የቤተሰቡን ልብስ በሙላ ደርድሮ ችሎ የሚያስቀምጥልን ነገር ቁም ሳጥን አለ ማለት ነው። በመቀጠል ደግሞ አልጋ አለ አልጋ እናትና አባቴ የሚተኙበት አልጋ አለን። እሱን አልጋ እንጠቀምበታለን። በመቀጠል ልብስ ልብስ አለ ልብስ ማስቀመጫ የቆሸሹ ልብሶች ማስቀመጫ ማለት ነው። ቅድም ከነገርኩህ በስተ ቀጥሎ